ቤተሰብ ምን ያህል ይሰበሰባል የሚለው ነገር ያው እንደ የቤትሰቡ የሚለያይ ይመስለኛል። ምክንያቱም ከቤትሰቡ ሁኔታ ጋር የተያያዘ ነው። ከቤትሰቡ ስራ፣ ግዴታ እና ባህል ጋር የተያያዘ እንደሆነ ይሰማኛል። በኛ ቤተሰብ ውስጥ ከመጣ በወር አንድ ጊዜ እርስበርስ እንሰብሰባለን። ቤተሰቡ እርስ በእርስ በሚሰባሰበብት ጊዜ ብዙ ደስታ የሆኑ ነገሮችን እናደርጋለን። አብረን ምንደሰትባቸው፣ አብረን ምን በላባቸው፣ አብረን ምንጠጣባቸው ጊዜያት ይኖራሉ። ያ በጣም ያስደስተናል እንዲሁም አብረን ብዙ ጊዜ እናሳልፋለን፣ እናወራለን፣ እንጫወታለን። በወር ውስጥ ያሳለፍናቸው ነገሮች ሁሉ አብረን ከእነሱ ጋር ምናወራበት ጊዜ ነው ማለት ነው። አንዳንዴ ቤተሰቦች በየቀኑ የሚገናኙ በጊዜ አለ። ሌሎች ደግሞ በሳምንት ውስጥ አንድ ጊዜ ይገናኛሉ። አንዳንዶቹ ደግሞ በባዕላት ቀን ብቻ የሚገናኙ ቤተሰቦች አሉ። ስለዚህ ባዕላትን ጠብቀው ወይም በሳምንት አንድ ጊዜ የሚገናኙ ቤተሰቦች እንዳሉ መመልከት ትችላለህ። መሰባሰብ የሚችሉ ማለት ነው። ስለዚህ በየቀኑ አጫጭር የእራት ስብሰብ የሚያደርጉ ሰዎች አሉ። በየቀኑ በመገናኘት ቤትሰቡ አንድ ላይ ይሰባሰባል። በሳምንት አንድ ጊዜ ደግሞ እረዘም ያለ የቤተሰብ ጊዜ የሚያደርጉ አሉ። ወጣ ብሎ ከከተማም ሊሆን ይችላል። በቤተሰብ አንድ ላይ ሆነው ወይም እዚህ ከተማ ውስጥም ሆነው አንድ ሆቴል ሄደው ጥሩ ጊዜ የሚያሳልፉ ቤትሰቦችም አሉ። በባዕላት ወቅት ደግሞ ያው እዛ እርስ በእርሳቸው ቤተሰብ ውስጥ ይገናኛሉ። ሙዚቃ ይከፍታሉ፣ ሞቅ አድርገውት ምናምን የሚጫወቱ ቤተሰቦችም እንዳሉ መመልከት ይቻላል ማለት ነው። ስለዚህ በቤተሰብ አንድ ላይ መገናኘት በጣም የሚያስደስት ጊዜ ነው። እርስ በርስ ያው ትጨዎወታለህ፣ ጊዜ ታሳልፋለህ፣ አይምሮ ይታደሳል፣ ሰውነትህ ይነቃቃል። ከቤተሰብ ጋር አብረህ ምታሳልፈው ጊዜ በጣም አስደሳች ስለሆነ ደስተኛት ትሆናለህ በጣም። እንዲሁም ደግሞ ቤተሰቦችም ደስተኞች ይሆናሉ። ማለት ነው ታወራለህ፣ ትጫወታለህ፣ ትስቅአለህ። የሚያስፈልጉ መጠቶች ይቀርባሉ፣ ምግቦች ይቀርባሉ፣ ሰንጋ ሊታረድ ይችላል ወይንም ሌሎች ነገሮች ሊቀርቡ ይችላሉ። ስለዚህ በጣም ደስተኛ ምትሆንበት ጊዜ እንደሆነ መመልከት ይቻላል